የንግድ አውታር የንግድ አውታር መረብም ዝግጅትም ላይ ነበርኩ። ብዙ ባለሙያዎችም ተሰባስበዋል አዳዲስ ሰዎችም መጠቀም እድል ነው። በመጀመሪያም ትንሽም ፈራሁ። ግን ወደ አንድ ቡድን ቀረብኩ ራሴንም አስተዋውቄያለሁ። ስለ ስራዬንም ተናግሬያለሁ ሌሎችንም ስለእነሱም ነግሬውኛል የንግድ ካርዶችንም ተለዋውጠናል። የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶችም ምክርም ሰጥቻለሁ። የምን የመገናኘትን ግንኙነት መፍጠር ያስፈልጋል። ምናልባትም ለወደፊት መተግበር ያመናኝ እችላለሁ። ይህንንም እድሎችም አመሰግናለሁ የስራን አውታር መረብም

ከአለቃህ ጋ ግንኙነት እንዴት ነው? በጣም ጥሩ ነው። ከአለቃየ ጋ። ግንኙነቱን የስራ ቀጣሪና ተቀጣሪ ብቻ ሳይሆን እንደ ቤተሰብም አንድ እናትም አብረን እንሰራለን እንወያያለን። አብረንም ሻይ ቡናም እንባባላለን ስለ ስራም ክፍተትም ስለ ስራ ሂደትም አብረን እናወራለን። እንነጋገራለን በተለያዩ ሀገሮችም ላይ መስራት የምንችላቸው የቢዝነስ አይነቶችም እንወያያለን ስለዚም ስለ አለቃዬ ጋ ያለኝ ግንኙነት። በእጅጉ የጠነከረ ነው በእጅጉ የጎለበተ ነው። በደንብም እንሰራለን እሱም ይወደኛል እኔም አለቃዬንም እወደዋለው። ያከብረኛል አከብረዋለው የአለቃ ግንኙነት በጣም ጥሩ ነው።

በቤትህ እንዴት ታስውባለህ ታስውባለህ? ያ የቤትም እንዴትም ታስውበዋለህ በሁሉንም በአንዳንድም ቤትም ታጸዳለህ ቤትህን ታስተውለዋለህ። ያንን ነገርም ማድረግም እንደምትችልም ትገነዘባለህ። ቤትህ ላይም አስፈላጊ ነገሮችን ታደርጋለህ አላስፈላጊ ነገሮችን ታስወግዳለህ ያንንም ነገር በየቀኑ የምትተገብር ከሆነ ጥሩ የሆነ ልማድም ትገነባለህ። ለምሳሌ በየቀኑ ጥሩ የሆኑ መዓዛ ያለው ሽታ ማድረግ ወይንም ቤትህን ማድረቅ ወይንም መወልወል። ያንን ነገር ስታደርግ ቤተህንም ትረዳዋለህ በጣም ጥሩ መዓዛም ይኖረዋል። ጥሩም ሽታም ይኖረዋል ጥሩን እንክብካቤን ታደርግለታለህ። ይህንም በየ

ባህላዊ ልብስም ትለብሳለህ? በየቀኑም ብታደርግም ይህ ባህላዊ ልብሱን በየባህሉም ወይም በየጊዜውም ሳይሆን ባህሉን በጥበቃ አለባበስ ትለብሳለህ። እሱንም ሂዎ ሀገርህን ታስጠራለህ ባህላዊ ልብሶችንም ስትለብስም የባህልህን ታንጸባርቃለህ። የራስህን ስርዓትም ወግህም ታሳያለህ። በባህልም ትኮራለህ በአለም አይቶ የሚመጡ ሰዎች አንተን ያከብራሉ። ባህልንም እንዲያውቁ ታደርጋለህ። ማወቅም ይፈልጋሉ። ስለባህል አስተያየትም ሊጠይቁህ ይችላሉ። ያንም ጥያቄዎችም አንተም ትመልሳለህ። ጥሩ ከሆነ የባህል መለዋወጥም ይኖራል። አንድም ነገርም ያቃል

ፎቶ ማንሳት ትወዳለህ ይላል ፎቶ ማንሳትም ጥሩም ነገር ነው። ፎቶም ስታነሳ መልካም ነገርም ነው የሰዎችን ፈገግታ ታያለህ አይን በአይንም ታሳያለህ የሰዎችን ፊትም። በፎቶ አምሳል ይታያሉ መልካቸውም ያዩታል ደስም ይላቸዋል። እነሱም ልተነሱት ፎቶም ክፍያ ይከፍላሉ። በዚህም ምክንያትም ፎቶም ማንሳትም አንቺም እንደሆንኩም ትታወቃለህ ያንንም ለገቢም ለቢዝነስም ትጀምረዋለህ። ሳይታወቅህ በጣም ብዙ ደንበኞችም ይኖራሉ። እነዛም ደንበኞችም ካንተ ፍቶ እንዲነሱ በየጊዜው ይመጣሉ። በዓላትም በተፈጠረ ነገሮችንም በተከናወነ ይመጣሉ። እናም አንተም ተቀብለህ ታስተናግዳለህ

እናም የመጀመሪያ ትወዳለህ ብዬ አስባለሁ ያንን ወይም የምትሄድ ከሆነ ጥሩ የሆኑ ለውጦችንም ታመጣለህ እሱም በቱሪዝምም በህይወትህ ላይም ማለት ቅርሶች የሚገኙበት ታሪኮች ተፅፈው የምታገኝበት በፎቶም በቪዲዮም በቅርጽም የሚቀመጥበት ለታሪክ ከትውልድ ወደ ትውልድ የሚሸጋገርበት እና ያ ትውልድም የሚማርበት ታሪኩን የሚያውቅበት የራሱ የሆነ ነገር የሚፈጥርበት የራሱ የሆነ የህይወት ታሪክ የሚጽፍበት እንደ መነሻ የሚያገለግልበት ነው። ሙዚየም ማለት ሙዚየም ይህንን ይመስላል። ከሞላ ጎደል አንፃርም

በቤት ውስጥም ወይም በውጭ መሆን ትመርጣለህ ይላል? ያ በቤትም ውስጥም አንድም ቤትም ትጠብቃለህ ትንከባከባለህ ታያለህ ትወጣለህ በውጭም ትልቅም ስራም ትሰራለህ ከብዙ ሰዎችም ጋርም። ትጠቀማለህ ስራ ምንም ታስፋለህ ትታወቃለህ ቢዝነስም ካለህም። ቢዝነስም ትጀምራለህ መወያየት ያለብህንም ጉዳዮችም። ሰዎች ጋርም በመሆን ትወያያለህ ብዙ አማራጭም ታገኛለህ። ያንም አማራጭም ለህይወትም ለስራም ታመጣዋለህ። ያንን ነገር በምታደርግበት ጊዜ ጥሩ የሆነ አስተሳሰብ እና ማይንድ ሴትም ይኖርሃል። እሱም በመጠቀምም ገቢህንም ታሳድጋለህ። ስለዚህ ውጭም ስትወጣም አንድም ለስራ አንድም ለጥንካሬም

ጾምም ትጾማለህ ለህይወትም አስፈላጊ ነው። ጾምም አንድም ከፈጣሪ ጋር አንድ ያደርግሃል ፈጣሪም ጾሞም ጾም ስላለ አንተም በምትጾምበት ጊዜ በረከቱም ትቋደሳለህ። በጾሙም ጊዜ ሆድህ ባዶ ስለሚሆን ይርብሀል በሚርበን ጊዜ ሰዎችም እንዳንተ እንደተራቡም ታውቃለህ ታስተውላለህ። አንተንም በዚህም የፅድቅም ስራም ልትሰራም ትችላለህ ልተራቡትም ልታበላ ልታረዝትም ልታለብስ ለተጠሙትም ልታስጠጣ ትችላለህ። በዚህም የበረከት ስራም ትቋደሳለህ በጾም ምክንያትም ትልቅ በረከትም ታገኛለህ። ያንም አገርም ሁል ጊዜ በምታደርግበት ጊዜ ፈጣሪም ከአንተ ጋር ይሆናል።

የምትሆን የምትመኘው የእረፍት ጊዜ ምንድነው? ዊከንድ ወይም እረፍት ተብሎ የሚጠራው የቅዳሜና የእሁድ ቀን። በአብዛኛው በጣም ይወደዳል አንድም ከስራም የምት አቁመህ የምትመጣበት። ተማሪዎችን የሚያርፉበት የተወሰነ ጊዜ ለራሳቸውም ለቤተሰባቸውም ጊዜ የሚሰጡበትም ጊዜም ስለሆነ። የምትመኘው የእረፍት ጊዜም እንደሱ ትመኛለህ። በየቀኑ ቢኖር ደስታ ነው። ብንሰራም ትምህርትም ያስፈልጋል። እናም ሁለት ቀን እረፍት ለራስህ ትሰጠዋለህ በቂም ነው። በሳምንትም ሁለቴ በሳምንትም አምስቴ የእረፍት ጊዜም አሉ አምስት

የሽክላ እቃዎችን ትጠቀማለህ ይላል? አሁን እሺ የሽክላ እቃዎች እጠቀማለሁ ለአንዳንድም ነገሮችም አደርጋለሁ እሱንም በሸክላ የተሰሩ የሸክላ ጥብሶችም ጠብሼ እበላለሁ። በሸክላ የተሰሩ ስራዎችንም አንድም እንደ ቡና ቡና ምን ጠጣ በሸክላ በተሰራ ጀበና ነው። ሁለተኛም በሸክላ በተሰራ ብረት ድስት ሳይሆን በሸክላ የተሰራ ድስት በመጠቀም ምግቦችን እናበስላለን። እሱም ጥሩ ጣዕምም አለው ቅቤም ጨምረን እንበላለን። ያም ጥሩ የሆነ ጣዕም ሊኖረው ይችላል። ወይም ይኖረዋል። እናም የሸክላ ጥብስ መጠቀም ጥሩ ነው።

አዎንታዊ አስተያየቶች ተቀብሎ ታውቃለህ ያንን ነገር የማድረግ አቅም ሊኖሩ ይችላሉ ብለህ ታስባለህ? አዎንታዊ አስተያየቶቹን ጥሩ ናቸው። እነሱን በመጠቀም ጥሩ ነገር ማሳካት ትችላለህ አዎንታዊ ሲሆን ጥሩን ሲያመላክት። ይሄም በተሰማራህበት ስራ ላይ አዎንታዊ ነገር ካለ ጥሩ ቦታ ላይ እንዳለህ ማወቅ ትችላለህ። እንደዚህ ስራ ላይም ደንበኞችም ካሉ እነሱም ሊነግሩህ ይችላሉ። አዎንታዊ አስተያየቶችም ሊነግሩህ ይችላሉ ወይም አዎንታዊ ወይ አሉታዊም ሊነግሩህ ይችላሉ። በዚህም አስተያየትም አንተም ራስህን ህይወትንም መቀየር ይኖርብሃል ብዬ አስባለሁ። እናንተንም ብትቀይሩ እንደዛ ብታደርጉ ጠሩ

ኮምፒውተር መጠቀም ትችላለህ በየጊዜውንም ያንን ነገር ስታደርግ ጥሩ ዮቢትም ወይም ልምድም ሊኖርህ ይችላል። ኮምፒውተር ስትጠቀምም አንድም ስራም ይቀልልሃል። ኮምፒውተር ስትጠቀምም አንድም ስራዎችንም ፍጣን ይሆናሉ። በየቀኑም የምትሰራቸው ስራዎችም አንድም ፈጣንም እድገትም ያላቸው ጊዜም ቆጣቢም ናቸው። በዛውም ልክ ኮምፒውተር በምጠቀምበት ጊዜ ሶፍትዌሮች በማውረድ ብዙም ፕሮግራሞች በመስራት እንደ ዌብሳይቶች ዴቨሎፕመንት የምስራት አቅም ይኖራል። ከፍተኛ የሆነ ስራም ልታገኝ ትችላለህ በሶፍትዌር ኢንጂነሪንግም ልትሰራ ትችላለህ። በቪዲዮ ኤዲቲድንግም ትችላለህ። ቴምፕሌን ክሬት በማድረግም መስራት ትችላለህ

የጧትም እለታዊ ተግባራትም ማድረግም ምንድነው? የሚያስፈልገው በህይወትህ ላይም በጣም ብዙ ነገሮችም የማድረግ እድልም አጋጣሚም ሊኖር ይችላል በህይወትም እለታዊ ተግባራትን። ይደረጋሉ ለምሳሌ ማንበብ ምን ሊሆን ይችላል። መስራት ምን ሊሆን ይችላል። ማገዝም ሊሆን ይችላል በጣም ብዙ ነገሮችን። በህይወቴ ላይ ብዙ ማሳካት የምትችላቸው ነገሮችን ማድረግ ትችላለህ። ያንን ነገር የምታደርገው ግን ጊዜ በሚኖርብህ ጊዜ ነው። ጊዜ ቀን ተረኮና በተለይም የጧት እለታዊ ተግባሮችም ምን ሊሆን ይችላል? ለምሳሌ ጂም መሄድ ሊሆን ይችላል። ጥሩ የሆነን እንቅስቃሴዎች መንቀሳቀስ በጥዋት የሚሰሩ ስራዎችን ፕሮጀክቶችም ካሉ እነሱንም መስራት። በጧትም ቁርስም መስራት ማሻሻል ትችላለህ። እነሱን የጠዋት የእለት ተግባር

በመንገድም ላይ ምግም ትገዛለህ ያንን ነገርም ታደርጋለህ። ያው በየቀኑም ብዙ ነገርም ልትገዛ ትችላለህ በየመንገዱ ልክ እንደ ሳምቡሳ ቦምቦሊኖ ምናምን ነገሮችም ልትገዛም ልታደርግ ትችላለህ በህይወትህ ላይም። የተወሰኑ ነገሮችም ህይወታችን ልታሳልፍ ትችላል አዝናኝ የሆኑ ፈን የሆኑ ነገሮችም። ልታሳልፍ ትችላለህ ስለዚህም በመንገድ በመንገድ ላይም ምግብ ያ መግዛትም ትችላለህ። ግን ሁል ጊዜም አልጠቀምም። ጊዜንም ለዚህ አላማ አለውሎም። አብዛኛው ጊዜ ሴቭ አደርጋለሁ። እሚያስፈልጉኝም ነገሮችም አሳካቸዋለሁ። ይሄን ነገርም የማደርግም ችሎታም ይኖረኛል አቅምም ይኖረኛል። አደርገዋለሁ ስለዚህም በመንገድም ላይም ምግብ መግዛት አቁሜያለሁ

የቪዲዮ ጥሪ ታደርጋለህ? እሱም ከወዳጅ ዘመዶችህ ጋርም የቪዲዮ ጥሪ ማድረግ ጥሩ ነው። አንድም ሰላምታ ምን ለመስጠት ሁለተኛም ደህንነታቸውን ለማወቅ ያለህንም ነገርም ሼር ለማድረግ ሀሳብም አስተያየትም ቢኖርህም ማወያየትም መነጋገርም እንድትችል ያደርጋል። በቪዲዮም በምታወራበት ጊዜ አንድም ፊቱን ታየዋለህ ምን አይነት ሁኔታ እንዳለ ታውቃለህ። አዎ ትችላለህ። በቀላሉም መንገድም ያን ነገር ማድረግ ያስችልሃል። ህይወትህ ላይም ትልቅ የሆነ ተጽዕኖም ሊኖር ስለሚችል በቪዲዮም ጥሪ በምታደርግበት ጊዜ። ትልቅ የሆነ ደስታም ሀዘንም ሊሰማህ ይችላል። እናም ታደርጋለህ ለሚለው ጥያቄ አዎ አደርጋለሁ ይላል።

ዜና በመስመር ላይ ታነባለህ ይላል? አዎ ማንበብም አለብን። አንድም የማንበብ ችሎቻችንም ከፍተኛም ያደርጋል። አንድ ሁለተኛም ዜናቸውን ስታነብም አንድም በራስህም አፍ ስለምታነበው የራስህ የሆነ እውቀትም ይኖርሃል ጎበዝም ትሆናለህ የማስተዋልም ችሎታም ከፍተኛ ይሆናል። የማንበብ ችሎታም ከፍተኛ ይሆናል። ዜናም ቅንጣትን ጊዜ መረጃዎችንም ታገኛለህ። ለሰዎችንም ታጋራለህ ያ የምታውቀው መረጃም ልትጠቀምበትም ትችላለህ። ለራስህም ለህይወትህም ጠቃሚ ሊሆን ይችላል። በዛው ልክም ሊጎዳህም ሊያሳዝንም ይችላል። ስለዚህ እንዳጠቃቀምህ ነው ማለት ነው። እናም በዜና መስመር ላይ ያው ይነበባል። ታነባለህ

ዶሮ እርባታ አለ ወይስ ዶሮ አለ ይላል በጥያቄው መሰረትም። ዶሮም እርባርታም ያስፈልጋል ዶሮም እርባርታም። ዶሮ። ይኖርህም አንድም እንቁላል ይኖርሃል በእንቁላልም በጣም ብዙ ነገር ታገኛለህ። ሽጠህም ብዙ ካፒታል መገንባትም ትችላለህ። ብዙ ዶሮዎችን ማስፈልፈል ወይም መቆጠብ ትችላለህ። ያንን ነገርም በማድረግም። እንደ ቢዝነስም አይተህም ብዙ ነገር የማድረግ እድልም ከፍተኛ ይሆናል። ያንን ነገር የማድረግ አቅም የሚኖርህን ይሆናል። በክፉም በምንቅኝነትም የሚመለከትም ያንተን ነገር እንዲሰነካከልም ሊያደርግ ይችላል። ስለዚህ ዶሮ ማርባት ላይን ጥሩ ላይነህ እና ጥሩ ስታሳካ ጥሩ ነገር የመምጣት እድልም አለው። እናም ጠንክረህ

ስለዚህ ያንን ነገር የማርገም እድልም ሊኖርሽ ይችላል። መንዳት ትችላለህ ወይ? ይላል ብዙ አይነት መንዳትም አለ አንድም ሰክልም ሁለተኛም የመኪና ሊሆን ይችላል። ወይም የባጉርም መንዳት የአየርም መንዳት ብዙ አይነት የመንዳት አይነቶችም ቢኖሩ አብዛኛው ግን ያው የሞተርም ሳይክልም ሊኖርም ስለሚችልም መንዳት በሚለው ለሳብላይም ብንስማማም ያንን ያህልም የማድረግም እድልም የለኝም። ወይም ስይክልም ልነዳ እችላለሁ። ወይንም ማተርም ላሽከረከር እችላለ። አቅምም ካለኝ መኪናም ላሽከረከር እችላለሁ። የሚል የሂደቱ አንድ አካል ሲሆን ህይወትህ ላይ ትልቅ ተጽዕኖ ያመጣዋዋል። በዚህም የተሳቢ እና የገልባጭ መኪናዎች በምትጠቀምበት

ሌሎች መርዳት እወዳለሁ አንዳንድም ነገሮችም አረጋለሁ በሄደችም ላይ ብዙ ተጽኖችም ሊኖሩ ይችላሉ ሌሎችም ስትረዳ አንድም ጽድቅም ስራም ትሰራለህ። ሁለተኛም የእምሮ ሰላም ታገኛለህ እረፍትም ታገኛለህ በህይወት ላይ ብዙ ነገርም ሊፈጠር ይችላል። ያንን ነገር የማረግም አቅም ሊኖርህ ይችላል። በፈጣሪም እርዳታ ጥሩ ነገር የማሰብ ችሎታም ከፍ እያለ ይመጣል። መርዳትም አሪፍ ነገር ነው። ሲፈርዱም ጥሩ ነገር የማግኘትም ቻንስም ይኖራቸዋል ወይም እድልም ይኖራቸዋል። በህይወትህ ላይም ብዙ ነገር ሊያጋጥም ይችላል። ሌሎችም ስትረዳ ላንተም የሚረዳ ሰው ፈጣሪ ሊልክልህ ይችላል። ስለዚህም አንተም እርዳ ትረዳለህ እና ይላል።

በአካባቢያችን ላይ ድልድይም አለ እሱንም ብዙ ሰዎችም ይሄዳሉ በሱም ይረማመዳሉ። በሱም ጊዜም ይሄድበታል መኪኖችም ይጓዙበታል ድልድዩም እንደ መሸጋገሪያ ያገለግላል። በታችም ወንዝም አለው ትልቅም ባህርም አለው። ያንን ነገርም ለመሸጋገርም ከአንድ ቦታም ወደ አንድ ቦታም በመሄድም ይጠቅማል። እሱንም በምታደርጉበት ጊዜ ብዙም አቅማቸው ይፈቅዳሉ እናም አንዳንድ ነገሮችን የማድረግም እድላቸው ከፍተኛ ይሆናሉ። እድሎችም ስታገኝም መጠቀምም ጥሩ ነው። ያን ነገር የማደርግ እድልህም ከፍተኛም ከሆነ ጥሩም ሂደትም ላይ እንዳለህም በአካባቢውም ጥሩ ሁኔታም እንዳለህም ትገነዘባለህ ታስተውላለህ።

ምንም አይነት ቦርሳ ትጠቀማለህ እሱም የ ቦርሳው አይነት የቆዳ ቦርሳው አይነት ሊሆን ይችላል የጥቁር ወይም ከጨርቅ የተሰራ አይነት ቦርሳም ሊሆን ይችላል። የምትጠቀመው ብዙም አይነቶች የቦርሳ አይነቶችም አሉ። አንድም ለራስም የሚያገለግል ሁለተኛም ለስራም ቦታም የሚሆን ከአንድ ቦታም ወደ አንድ ቦታም እንደ ልብስ መያዣም ሆኖም ወይም ሻንጣ ተብሎም የሚጠራው ልብስ አይነት። መጠቀም ትችላለህ እነሱንም ማድረግም ትችላለህ። እናም የቦርሳ ትጠቀማለህ እናም በልዩ ልዩ ነገሮች የተሰሩም ናቸው። እነሱንም የማከናወንም ሂደቱን የመስራትን እድልም ይኖርሃል በተለያዩ ነገሮችም ትጠቀማለህ መቶም ሰላሳ ታስክም የመስራትም አዲስ

ዜናም ከየትም ከየት ታገኛለህ አንድም ከማህበራዊ ሚዲያ ሲሆን በዜናዎች የሚገኙ እንደ ቲክቶክ አይነት ዩቲዩብ ፌስቡክ አይነት የዜና አውታር መረቦችም ይገኛሉ። ዜናዎችንም ታዳምጣለህ በየቀኑም ምን እንደተከሰተም ምን እንደተካሄድም ማየትም መስማትም ትችላለህ። በብዙ ዘንድም የተለያዩ ነገሮችም ታገኛለህ እሱም ለወዳጂም ለዘመድም ታስተላልፋለህ። አንድም ከሶሻል ሚዲያም ሲሆን ሁለተኛውም ከቴሌቭዢን ጣቢያዎች ወይም ቴሌቪዥን የሚያስተላልፉ የጣቢያ አይነቶችም ይገኙበታል። ያንንም የማድረግም እድልም ካጋጠመህ ዜናዎችም ማለትም ትከታተላለህ መረጃዎችንም ትሰበስባለህ። ብዙ ነገሮችንም ታያለህ። ስለዚህም አንተም ትጠቀማለህ ተብሎ

እናም ለበጎ አድራጎትም ሰርተህም ታውቃለህ እሱንም በጣም አስፈላጊ ነገር ነው። ለበጎ አድራጎት ላይ ብዙ ነገር ይረዳሉ ብዙ ነገር ይሸፍናሉ ብዙ ነገር የማረግ አቅም ይኖራሉ ይሄንም ተሰባስበው በብዙ ሰዎችም። በጉልበትም ሊሆን ይችላል በሀሳብም በአቅምም በገንዘብም በሁሉ ነገርም። በጎ አድራጎት ድርጅቶች ወይም በጎ አድራጎት ሰዎች ወይም ግለሰቦች። እነሱን ብዙ ነገር ይረዳሉ ለተቸገሩም ይደርሳሉ። አንድም ከፈጣሪም በረከትም ድህነትም ያገኛሉ ጥሩ ነገር የማግኘት እድላቸውም ከፍተኛ ይሆናል። ለበጎ ነገርም ይጠቀሙታልና

እናም የእቃ ቁጥጥር ታደርጋለህ በየቀኑም ታደርጋለህ ሳምንትም እነሱን የማድረግም እድሎችም ይኖርሃል። በእቃዎችም በብዙም ነገርም ኮምፕሊትድ የሆኑ ታስኮችም ታደርጋለህ። የእቃ ቁጥጥርም አስፈላጊም ናቸው። በእነዚህም ብዙ ነገርም ትጠቀማለህ እያንዳንዱ ነገሮችም ካሉ ለተፈለገው አላማዎችም ይውላሉ። በየቀኑም ያን ነገር የመጽሐፍም የማድረግም የመተንተንም እድልም ይኖራል። በየስፒክ ስፒክ አባውት ኦፍ ኤኒቲንጎችን የተለያዩ ነገርን ታደርጋለህ። እና እቃዎችን በምትሸጥበት ጊዜ ብዙ ገንዘብም የማግኘትም እድልም ሊያጋጥምም ወይም ሊኖርም ይችላል። እሱንም በመጠቀም ህይወትም ካፒታልም መቀየር ትችላለህ። ያንን ነገር ነው የምታደርግ ከሆነ። ዳይሬክትሊ የሪከርድ ትሮታውን ለብል ላይ ትገባለህ። ይሄ ማለት ህይወትህ ላይም የተሻለ ነገር ሊኖርም ይችላል። ያን ነገርም ብትቆጣጠረው ጥሩ ነው።

ኢሜልም ትልካለህ በየቀኑም ብዙ ነገሮችን መላክ ትችላለህ? በየቀኑም ብዙ ነገሮች ማድረግ ይቻላል በየቀኑ ብዙ ነገሮች መከናወን ይችላሉ። ያንን ነገር የሚደረጉ ከሆነ ጥሩ የሚባሉ ሂደቶችን ሊፈጠሩም ይችላሉ። በእያንዳንዱ ጊዜትን የማድረግም የምደረግም ችሎታም በጣም ከፍተኛ እየሆነ ይመጣል ማለት ነው። እና ኢሜድን ለስራ ነገሮች መጠቀም እንችላለን የተለያዩ ነገሮችን ማከናወን ማከናወን እንችላለን። የእንደ ሙሉ በኢሜል አማካኝነት ብዙ ስራዎችን መሰራት ይችላሉ። በግራ በሚልም ብዙ ነገር ማድረግ ይቻላል። እና በኢሜል በጣም ብዙ ነገሮች ሊከናወኑ ይችላሉ። እነሱን ነገር

የአካባቢ ገበያም እንዴት ነው ያው በጣም ብዙ ገበያዎችም አሉ። የነዛ የአካባቢ ገበያዎችም ብዙ ሰዎችም ይገበያያሉ በገበያም ላይም ብዙ ነገሮችም ይገኛሉ። እነሱም ለእለት እለት የሚያስፈልጉ የምግብ አይነቶችም ቁሳቁሶችም መሳሪያዎችም ይገኙበታል። በገበያው ላይም የምግብ ነክ ነገሮችም በብዛትም ይኖራሉ። የልብስ ሽያጮችም ጫማዎችም በጣም ብዙ በርካታ የሚባሉ ለዕለተ እለት ምግብ የሚውሉ ለቤት የሚውሉ እቃዎች። አብዛኛው ጊዜ ገበያ ቦታ ላይ ናቸው የሚገኙት። እነዛም ተገበያይተህ ብዙ ነገር ማድረግ ትችላለህ ገንዘብህን ከፍለህ ማግኘት ትችላለህ። በዚህም ሂደትም ጥሩ የገበያ ሁኔታም ሊኖርም ይችላል

እናም ጠዋት ጠዋት ምን ትበላለህ ብዙም ነገሮችም ይበላሉ ግን ቀለል ያሉ ምግቦችም መብላት ትችላለህ ልክ እንደ ዳቦ አይነቶችም እንደ እንቁላል አይነቶችም። መብላት ትችላለህ በጧትም ብዙ ነገሮችም ይደረጋሉ አንድም ስፖርትም ትሰራለህ ሁለተኛው። ልብሶችንም ያልተጣጠፉ ታጣጥፋለህ። እናም የእንቅስቃሴዎችንም ማድረግ ትችላለህ በሄዶቹ በሄዶቶቹም በጣም ብዙ ነገሮችን ማከናወንም ትችላለህ። እናም ጠዋታም ኮምፕሊት የሆኑ ታስኮችንም ትሰራለህ። እነዛም ታስኮችንም በህይወትህም ላይ በጣም በቶ ነገርም ማድረግ ትችላለህ ያንን በምታደርግበት ጊዜም ደንቦችም ህጎችንም ታስኮችንም ታከናውናለህን? ወጥም ቶፒክ የሆኑ ሆል ታይም ሃይ ይሁን። ነገሮች ማረግ ትችላለህ ስለዚህ ጠዋት ላይ ጥሩ ምግብ ወይም ቀለል ያለ

ከፀሀይ እንዴት ትጠብቃለህ የጧት ፀሀይም ሙቀትም ነው ጥሩም የሆነ ፀሀይ ነፀብራቅም አለው። በጠዋትም ጊዜ በምትሞቁበት ጊዜም ቫይታሚን ዲ እንዲሁም ያ ያ አጥንት እድገትም ይኖርሃል። ከፀሀይም የምታገኛቸው። ከፀሀይ የምታገኛቸው በተለይም የጧት ፀሀይ የምታገኘው ጥቅም በጣም እጅግና አስፈላጊ ነው። ብዙዎችም ላይም በጣም ብዙ ነገሮችም ይገኙበታል። ያንን ነገር የማድረግም አቅምም ይኖርሃል። ነገሮችም ቶሎ የማሰብ አቅም ትንታኔ የማድረግ አቅም ይኖርሃል። እናም ሂደቶችንም ሪከርድም የማድረግም አቅም ይኖረሃል። ተብሎ ይታሰባል። በጊዜው ጥሩ የሆነ አስተሳሰብና አመለካከትም አለ ተብሎ ይታሰባል።

የስራ እድገትን? እየፈለክ ነው ብለን እናስባለን በስራ እድገት ላይም ብዙ ነገሮችን ማድረግ ትችላለህ ስራም በምታሳድግበት ጊዜም ብዙ ነገሮችንም የማግኘት እድሉ ይኖርሃል። ስራም እድገትም ካገኘህ አንድም ደሞዝም ይጨመራል። ሁለተኛም በዛው ልክ የክብር ጉዳይ ይነሳል ጥሩም የሚሄድን ቻንስም ይኖራል ተብሎ ይታሰባል። በስራ እድገትም እየፈለግክ ያለውን ነገርም አንድም የደሞዝም ነገርም ስለሆነ። ስራም እድገትም ባገኘህ ጊዜም ደሞዝም በዛው ልክም የመጨመር እድሉ በጣም ከፍተኛ እየሆነ ይመጣል። በይም ስራ እድገትም ለማግኘትም አንደኛም ጠንክራም መስራትም ሁለተኛ ታማኝነትም በሄዶችም ሁሉም ሌላ ነገርም ማድረግም ያስችለዋል ተብሎም ይጠበቃል። በስራ እድገት ላይ እየከፈልክ ያለው ዋጋ

ኮከቦችን መመልከትን ትወዳለህ አንድም የፈጣሪም ስራም ስለሆነ ማየትም ጥሩ ነው ማመን ግን አትችልም ምክንያቱም እነሱ ፍጡር እንጂ ፈጣሪም አይደሉምና። መመልከትን የፈጣሪን ነገርን እነሱን አይተን ፈጣሪን ማመስገን ትችላለህ። ፈጣሪንም ታመሰግነዋለህ በዚህ ምክንያት ብቻ ማለት ነው። ምክንያቱም እነሱ ተፈጥሮ ናቸው እንጂ ፈጣሪዎች አይደሉም። ስለዚህ ኮከብ መመልከትም ጥሩ ነው ጥሩ ነገር ነው። የዘመናትም አካሄድም ማየት ትችላለህ በኮከብ ምክንያት የተወሰነ ምልክቶችን ማውቅ ትችላለህ ዘመኖችም ሲቀያየሩም። ምን አይነት ክንዋኔዎቹም በሰማይም እየተሰሩ እንደሆነም ማየት ትችላለህ። ይሄም በጠፈርም ለማለት ነው እንጂ በሰማያ ሰማያት አይደለም። እናም የኮኮቦቹ ምልክት ምድራዊም ስለሆኑ በጠፍር ላይም ስለሆኑ

ማህበራዊ ሚዲያ ትጠቀማለህ? ያንንም የምትጠቀመው ማህበራዊ ሚዲያ በተ በጥቅም ያ የማህበራዊ ሚዲያዎች በጣም ብዙ ነገሮች ናቸው እነሱም ማህበራዊ ሚዲያ በምትጠቀምበት ጊዜ ብዙ ነገሮችን ማየት ትችላለህ። ልክ እንደ ፌስቡክ ቲክቶክ የመሳሰሉ ነገሮች እነዚህ የማህበራዊ ሚዲያ ነገሮች ናቸው። እና ማህበራዊ ሚዲያዎች ደግሞ በጣም ብዙ ኢንፎርሜሽኖች ሼር ያደርጋሉ በጣም ብዙ ነገሮች ያስተላልፋሉ። እናም ይማረኝ አብረን ይማረን ለሁላችንም ቢሆንም። እናም ይህም የማሕበራዊ ሚዲያ አጠቃቀም ደግሞ ጊዜ ወይም ገደብ ያስፈልገዋል። ዝም ብሎ በዘፈቀደ መጠቀም ሳይሆን ጊዜና ሰዓት ቦታ ያስፈልገዋል። ያን ነገር በምንጠቀምበት ጊዜ ጥሩ የሚባል ኢንፎርሜሽኖችን ማግኘት እንችላለን። ያ ነፃ

ስነ ጥበብ ትወዳለህ? አዎ ጥበብ በጣም አሪፍ ነገር ነው። ጥበብ ጠራችኝ ይላሉ አብዛኛዎቹ ሰዎች። ወይስ ጥበብ ጥበብ እኔ ጠራኋት የሚል ግን እስካሁን አልሰማሁም። ግን ጥበብ ጠራችኝ ይላል ማለትም ወደ ጥበብ በምት በምትመለስበት ወይም በምትሳብበት ጊዜ። ጥበብ የራሱ የሆነ በጣም ልዩ ልዩ ተሰጥኦ። ጥበብ ላይ በጣም ብዙ ነገሮችን ማድረግ ትችላለህ። ጥበብም ሲኖርህ ማስተዋልም ሲኖርህ ማገናዘብም ሲኖርህ ኦልሞስት የምታደርገው ነገሮችንም ታውቃቸዋለህ። አስበህ አስተንተነህ ስለምታደርጋቸውም ጥበብም ራሱ ይመራሃል። ያ ጥበብ ማለት የሆነን ነገርን በሲስተም ወይም በሜትድ ስትጠቀምበት ነው። እንጂ በጉልበት አይደለም። ጥበብ ጠራችኝ የሚባለው ማለት ነው። ስለዚህ ጥበብ እወዳለሁ። ከእኔ አንፃር።

ስለዚህ ይህ የስራ አርካሚነት የሚቆጣጠር ሲሆን በተለያዩ የስራ ዘርፎች እና በተለያዩ የአድካሚ የስራ አይነቶችም ሊመደብ የሚችልበት ኦፖርቹኒቲዎች ሊፈጠር ይችላል ሜይቢ በዚህ ሁኔታዎች ላሉ ሰዎችም የተለያዩ የእድሜ እንኳኖች ቢኖራችሁም በእድሜያቸውም ምክንያት የሚደክሙ በጣም ብዙሃን ሰዎች አሉ ተብሎ ይጠበቃል ማለት ነው። ያን ነገር የሚያደርገው ከሆነ እኛም የብዙ ነገሮች ልናስተካክል እንችላለን እና ድካም የሚለውጡ ብዙ የቴክኖሎጂ አማራጮችም አሉ። በጣም ብዙ ቴክኖሎጂዎች በመጠቀም ህይወታቸውን ሊቀይሩ የሚችሉባቸውን የእድገት አይነትም ወይም እድሎችም መፍጠር ይቻላል። በዚህ ምክንያቱም ስራ በስራ ላይ ድካም እንዳይሰማቸው ማድረግ የሚቻልበት

ሶ በአመራርና በሚና ዘርፍ ላይ አመራርና ሚና አለ ዘርፍ ላይ በአመራር ላይ በጣም ብዙ እውነት ችግሮችም ላጋጥሙ ይችላሉ እነዛም ችግሮችም። በምትፈታበት ጊዜ የአመራር ሁኔታ ሰዎችን በቀላሉ ሊያውቁት ይችላሉ ወይም በቀላሉ ሊገነዘቡት ወይም ሊያስተውሉትም ይችላሉ ተብሎ ይታሰባል። በስራ በስራ እድሜ ላይም ይህንን የምታደርግ ከሆነ የትስክብሮችም እድሎችም ይፈጠራሉ ማለት ነው። በስራ ሂደትህ ላይ። ብዙ መሰናክሎችም አሉ በጣም ብዙ ነገሮችም ሊከሰቱም ሊከናወኑም ይችላሉ። ያንን የአመራር ሚናህን የበለጠ ከሆነ የተሻለ ከሆነ። የማድረግ እድልህን በጣም ከፍተኛ ነው። በጣም ጠንክራ የምሆን እድልህን በዛው ልክም በጣም ከተኛ ነው። እና አመራር ሚናን ከፍ ማድረግ ጥሩ ነው ተብሎ ይታሰባል።

የስራ ጊዜዎትን እንዴት ነው? በጊዜውም የመግባት እድልም ሊኖር ይችላል በተለያዩም የመኪናም ጭንቅንቆችም የስራ ቦታዎችም አላስፈላጊ የሆኑ ወጪዎችም ሊያጋጥሞት ይችላል በስራ ሂደትም ላይ የተወሰኑ የሆኑ ያህል ስራዎችን ሊታዘዙም ላይችሉ ይችላሉ። በዚህም ስራም ሊስተጓጎልም ሊስተጓጓልም ይችላል። የስራ አፈጻጸምና አካሄድም ደረጃ የጊዜውም ሂደትም መጠባበቅ ይችላል። ሶ ጠዋትም በመነሳትም በታክሲ ወደ ወደ መሳፈሪያም የሚሄድም ያንን ነገር የማከናውን ወይም በታክሲ ወይም በህዝብ ትራንስፖርት በመሳፈር ወደ ስራ ቦታ ቶሎ መድረስ በጠዋት መነሳት። እንዲሁም ቁርስህን በልተህ ወደ ስራ መሄድም ያስፈልጋል። በዚህ

በባህል ሰርግም እንዴት ይከናወናል? ይህን የባህላዊ ሰርጎችም ወይም የባህላዊ ሰርግ የሚባለውም በድሮም በአባቶቻችን ደረጃ እያለ መኪና የሚባል ነገር አይታወቅም በፈረስ ወይ በበቅሎ በሚባልበት የመጓጓዣ የባህላም መጓጓዣ ዘዴዎች በመጠቀም። ሰርግም ያከናውናሉ ወይም ከሙሽሪትን ሙሽራን ይዳሩታል ይዳራሉ ወይም ሰርግን ያሳልፋሉ። ይህንን ነገር በድሮ የባህሎች ሰርፎች ላይም በመከናወንም ይህ የማከናወን ሂደትም የሚደረግባቸው እነርሱም አሉ። በዚህ ሂደትም ላይም የድሮ ባህሎችም ማስታወስም እንችላለን። በኢትዮጵያ ባህላዊ አብዛኛው በበቅሎ ወይም በፈረስ በመጓዝ ወይም በብዙ በቅሎሽ እና በብዙ በቅሎዎች በመ

ሩዝ በጣም ተወዳጅ ምግብ ከሚባሉ አንዱ ሩዝ ነ። ከነ ፓስታ ከመከረኒ ይልቅ በሩዝ ምርት በጣም ብዙ ሰዎችም ይጠቀማሉ። ይህንን የሩዝ ምርትም የሚገኘው በተለይም በህንድ የሚገኙ ቦታዎች የህንድ ቦታዎችም ሩዝ በደንብ ይጠቀሙታል። ከአትክልት ጋር በመጠቀም ሩዝ ፍቱን የሆነ ምግብ ነው። ለሆድ ቁርጠት ላላቸው ወይም ሆዳቸውን ለሚያማናቸው እና ለአንዳንድ የሆድ ተቅማጥ ነገሮች ያሉበትን ነገር ሩዝ ፍቱን መፍትሄ የሆነ ምግብ ነው። ሩዝን አለስልሰህ መመገብ ሩዝን ጥሩን ከሚባዱ የስንዴ ምግቦች አንዱ ሩዝ ነው። በስንዴ ስንዴ ሮች ተብሎ ይጠራል። ሩዝም ሩዝም የስንዴ

ዋና ኃላፊዎቹ ምንድን ናቸው? የነዛ የሀላፊዎች ስራዎችም በጣም ብዙ አይነት የስራ አይነቶች አሉ። የዋናው ሀላፊነቶችም ምንድን ናቸው? በሚባል ደረጃ ያው የ ሀላፊነት ደረጃ በጣም ከባድ ከሚባሉ አንዱ የሀላፊነት ደረጃ ነው። ወይም ሪስፖንሲቢሊቲ ለኔ የምንጠራው ነገር ስለዚህም ይህን ሀላፊነትን ነገር የምናከናውን ከሆነ ሪከርድም ማረግም የሚሻልበት ደረጃም አይደርስም እናም በዚህ ሀላፊነት ደረጃዎች ብዙ ነገሮች የመደረግ እድላቸው ከፍተኛ በመሆኑ እናም በዚህም አካሄድ አለፍ አለፍ በማለትም ብዙ ነገር ማከናወን ይቻላል። ሀላፊነት ብዙ ስራዎች ይሰራበታል በጣም ብዙ ነገሮችም ይቆጣጠርበታል በጣም ብዙ ነገሮች ፕሮጀክቶች ማሳለፍ ይችላል ማለት ነው ያ ሀላፊ

ወዴት የትኛው ቦታ ተጉዘህ ታውቃለህ? በጣም ብዙ ቅርሶች ወይም የኢትዮጵያ ብዙ ከተማዎች አሉ። እሱም አንዱም አዲስ አበባ ባህርዳር ጎርደር ሀዋሳ መቀሌ ጅማ አባ ጅፋር እናም በጣም ብዙ ሀረር ድሬዳዋ እነዚህ የውድ የሚባሉ ሀገሮች ወይም ከተሞች ናቸው በኢትዮጵያ ዘንድ ላይ ማለት ነው። ስለዚህ በእነዚህ ላይ ተጉዤ አውቃለሁ። ሳክስ ፕሮማክስም እንደሚሆንም በአቅም ግን አውቃለሁ በደንብ። ተጉዤ አውቃለሁ እና ጥሩ የሆኑ የሀገር ቅርሶችም ያሉበት እንዲሆኑ የተለያዩ ሂደቶች ያሉበት ቦታም ስለሆነ። እነዚህን ሲስተካከሉ ጥሩ የሆነ ሂደቶችም ይኖራቸዋል ተብሎ ይጠበቃል ጥሩ የሆነ ነገሮችም ይኖራቸዋል ተብሎም ይጠበቃል ማለት ነው። ወደፊትም ብዙ አይነት

ምን? አይነት ስልክ ትጠቀማለህ ይላል ያው የሳምሰንግ ምርቶች ናቸው አብዛኞቻቸው የምጠቀማቸው እነዚህ ነገሮች በጣም አሪፍ የሚባሉ ነገሮች ናቸው ያ የሳምሰንግ ምርቶች ናቸው የምጠቀማቸው እኔ ማለት ነው። ሶ በጣም አፈጣጠንኩባችሁ ግን ያው የሳይል የሳምሰንግ ምርቶች በጣም አሪፍ የሚባሉ ይዘት ያላቸው ለአጠቃቀም በጣም ምቹ እንዲሁም ቀለል ያሉ እና ያን ያህልም የማይከብዱ በመሆናቸውም በጣም ጥሩ የሚባሉ ፊውቸሮችም አሏቸው እንዲሁም ቀለል ያሉ ስለሆኑ ያው የሳምሰንግ ምርትን እኔ እመርጣለሁ በግሌ ማለት ነው። ሶ እና እናንተም የተ የፈለጋችሁትን ልትመርጡ ትችላላችሁ አፕልም ማክም ልትጠቀሙ ትችላላችሁ። ሶ በይበልጥ ግን የምጠቀመው የማክ ሳይሆን ሳምሰንግን ነው።

ሶ የልደትህ እንዴት ታከብራለህ? ያው በሚከበርበት ጊዜ በጣም ብዙ ነገሮች አሉ። እነዛም ማክበር እንችላለን ብዬ አስባለሁ። ልደትህ ሁልጊዜም አይደለም ሁልጊዜም ብቻ አይደለም። እንደዛ የሚደረገው በሴሌንሶ አበዛዝ ላይ በሴሌንሶ ላይ በጣም ብዙ ነገሮች አሉ በሴሊንሶ ላይ በጣም ብዙ የሚከራዩ ወይም የሚተረኩ ነገሮች አሉ ማለት ነው። ያን ነገር የምታሳየው ከሆነ የምትናገር ከሆነ በውስጥህ ላይ በጣም ብዙ ነገር የምታደርግ ከሆነ አንተ ብዙ ነገር የማድረግ አቅም ወይስ ክፍተትህ ወይም ብዙ ነገር የማድረግ ቻንስ በጣም ከፍተኛ ይሆናል ማለት ነው። እነሱን ደግሞ የምታደርገው ራስህ ነህ። የልደትህን እንዴት ታከብረዋለህ ነው? ከቤተሰቦቼ ጋር ነው የማከብረው። እኔም ያው ከቤተሰቦቼ ጋር አብረን ከጓደኞቼ ጋር አብረን ያው እናከብራለን ማለት ነው። ሌትስ ጎ ይላል ጋይስ

ለዚህ የእጅ መጽሐፍ ትወዳለህ? ይላል ያው የእጅ መጽሐፍ እወዳለሁ ማለት ይቻላል ግን ኤልዌስ ዚስ መተድ የሚጠቀሙት በጣም ብዙ ሰዎች አሉ። በጣም ብዙ ነገሮች የመጠቀም እድላቸው በጣም ከፍተኛ ነው። እናም እሱ ነገርም የሚከፈልህ ከሆነ ወይም የሚሰጥህ ከሆነ ጥሩ ማግኘት እድል አለ። ስለዚህ መጽሐፍ ትወዳለህ ለሚለው ጥያቄ አዎ እወዳለሁ እኔ እወዳለሁ። ማንበብ እወዳለሁ ማንበብም ደግሞ ጥሩ ነገር የማምጣት ችሎታ ይኖረዋል ተብሎ ይጠበቃል ማለት ነው። በሰዎች ዘንድም በብዙ አይነት ዘንድም የመናገር እድልም ካጋጠመ ብዙ ነገር ማድረግ ትችላለህ። ስለዚህም ያው ይወደዳል ተብሎ ይጠራል ማለት ነው። በዚህ አይነት ከሆነ ማለት ነው። ስለዚህ ጥሩ የሆነ የኮንቨርሴሽን ልዩነት ሊኖረን ይችላል። ግን መጽሐፍ መውደድ በጣም በጣም

ስሜትን በፊትህ ላይ ታሳያለህ ይላል አንዳንዴ የምታሳያቸውን መንገዶችም አሉ። ግን አብዛኞቻቸው ግን ባታሳይ ይመረጣል። ምክንያቱም እነዚህ ስሜትን በምታሳይበት ጊዜ በጣም ብዙ አይነት ነገሮችም ፊል ሊያደርጉ ይችላሉ። ሰዎች በጣም ብዙ ነገር ሊናገሩህ ይችላሉ። የሆነ ነገር ሊያስተባብሩብህ ይችላሉ። ምክንያቱም አንተ እንደ ሰው መጠን ብዙም ባትናገርም ስሜትህን ግን ደበቅ ምታደርገው ከሆነ ጥሩ የሆነ ርዕዮት አለም ሊኖር ይችላል ማለት ነው። ስለዚህ ያን ነገር ስሜትን በጣም መቆጣጠር አለብህ ብዬ እኔ አስባለሁ። በእኔ ደረጃ እምነት ከሆነ ያው ማሰብ አለብን እንደዚህ አይነት ነገሮች ስሜትህ ቶሎ ብለህ ካልተቆጣጠርከው ብዙ ነገር ሊያጋጥምብህ ይችላል። ያ

አዎ የስራ ጊዜ ገደቦችም ታስተካክላለህ። ያ አስተካክላለሁ። ምክንያቱም እነዚህ ነገሮችን ቶሎ ቶሎ ካላስተካከልክ የሚያመጡት ሲሆን ጣጣ ንገር አለው ማለት ነው። ስራ ስራ ላይ መቀጣጠል ይታያል ስራ ላይ የሆነ ነገሮች ሊታዩ ይችላሉ። ስራ ላይ በጣም ብዙ ነገሮችም ሊከናወን ይችላል። ማለት ነው ያንን ነገር የምታደርግበት የሆነ ሂደት ያስፈልጋል። እና በዚህ ምክንያቱም ብዙ ነገሮች ሊያጋጥሙ ይችላሉ። ማለት ነው። ስለዚህ በዚህ አካባቢ ላይ ብዙ ነገሮች ከመገጠማቸው ወይም ከመሆናቸው በፊት እናንተ ምን ማድረግ ይኖርባል ማለት ነው። እነዚህ ሂደቶች ቶሎ ማስቆም ይኖርበታል። ማለት ነው። ብዬ አስባለሁ እንደኔ ሂደት የሰው ልጅ ብዙ ነገር አጋጣሚዎች ሊያጋጥሙት ይችላሉ።

የምትወደው መስክ ምንድነው? በጣም ብዙ አይነት መስኮች አሉ እነዛ መስክ የምትወዳቸው ከሆነ ጥሩ የሆነ ፕሮባብሊቲ ይዞልህ ሊመጡ ይችላሉ ማለት ነው። እና እነዚህ ሂደቶች ያው ራስህን አዘጋጅተህ ለተወሰነ ነገሮችም የምታከናውንበት ነገርም ያስፈልጋል ወይም አስፈላጊ ናቸው ተብሎ ከሚጠሩት አንዱ ይህ ነው ማለት ነው። ስለዚህ ይህ ነገር ለማስተካከል ካሰብክ ጥሩ የሆነ ደረጃ የመያዝ አቅም ወይም ጥሩ የሆነ ነገሮች የመከናወን አቅም ይፈጠራል ተብሎ ይታሰባል ማለት ነው። ስለዚህም እነዚህ ነገሮችን በጣም ፓወርፉል የሆኑ ቦታዎችም አሉ ለምሳሌ እስኤን አፕልከብል ተብሎ ከሚጠሩት አንዱ። የፕሪቨስ ዴይ ሃይ ኦር ሎው እነዚህ በጣም